ጭንቀት እንኳን ብዙም አይሰማኝም ግን ጭንቀት በትንሽም ቢመጣም። ሙዚቃ አዳምጣለሁ ፊልም አያለሁ እናም ጌም እጫወታለሁ በጌምም ድብርቴን አሳልፋለሁ። ብዙ ነገር አደርጋለሁ ከጓደ ከጓደኞቼ ጋር ወጥቼ እዝ ዘና እላለሁ። ወደ ቤት ትመጣለክ? በጣም ድብርት ድብርት የሚያወጣልኝ ግን ጌም መጫወት ነው። ጭንቀቴን በጣም ነው የሚፈውስልኝ ማለት ነው። ጌም በጣም አሪፍ ነው።

ልዩ ችሎታዬ ጌም መጫወት ነው። ጌም በጣም ነው የምወደው። እንዳልኩህ እናም ጌም የሰፈራቺን አንደኛ ጌም ተጫዋች ነኝ። ፓብጂ በጣም ነው የምወደው ስፔሻል ፎርስ ምናምን ይባላል ጌሞቺ በጣም ነው የምወደው። ከሰፈራችንም አንደኛ ተጭዋች ነኚ ብዬ አስባለሁ። የሚችልም አሉ ሰፈራችን ላይ ግን እኔን አይበልጡኝም።

እኔ የምወደው ሰዓት እንኳን ማታ ነው ማታ ከአራት ሰዓት እስከ አስራ ሁለት ሰዓት ጧት ደስ ይለኛል። ምክንያቱም ሁልጊዜ አርፍጄ ስለምነሳ ማታ ማታ ላይ ፎን ምናምን እየተዋወኩ አመሻለሁ። ሶ እኔ የሚመቸኝ ሰዓት ከሆነ ማታ ከአራት ሰዓት እስከ አስራ ሁለት ሰዓት ጠዋት ይመቸኛል።

አረ አላጥብም እህቴ አለችኝ እናቴም አለችኝ እነሱ ያጥቡታል እኔ አጥቤም አላቅም ስልህ ብዙ ጊዜ አላጥብም አንዳንድ ጊዜ ግን የግድ ይልሃል ታጥባለህ። አብዛኛው ቀን ግን እህቴና እናቴ ነው የሚያጥቡት እንጂ እኔ አላጥብም ግን አንዳንድ ጊዜ አጥባለሁ ራሴም ማጥብ እችላለሁ።

በልጅነቴ የምወደው ጨዋታ እንኳን ኳስ ነበር ኳስ በጣም የምወድ ነበር ሁላችንም ልጆች ድሮ ኳስ እንወድ ነበር በጣም ማለት ነው። ሰፈር እየሄድን ሰፈር በሰፈር በብር እንጫወት ነበር። ሜዳ እየሄድን ከዚ አራት ኪሎ ሴንቲ ሜትር ምናምን የሚሆን እየሄድን ኳስ እንጫወት ነበር ኳስ በጣም ነው ምወደው ሁሉ ወንድ ኳስ ይወዳል እኔ ብቻ ሳይሆን ማለት ነው።

አዎ በጣም እንጂ ቅመም የበዛበት ምግብ በጣም አሪፍ ምግብ ነው እኔ ብቻ ሳይሆን ሁሉም ሰው ቅመም የበዛበት ይወዳል። እድሜው ከአስራ ስምንት እና ከ እስከ ሃያ አምስት ያለ ሰው በጣም ቅምም ይወዳል። ትላልቅ ሰዎች ግን እንደ አባቴና እናቴ ግን ቅምም ብዙም አይወዱም። እንደኔ ያሉ ሰዎች እስከ አስራ አምስት እድሜ ምናምን ያሉ ግን እኔ አካባቢ ያሉ ግን በጣም ነው የሚወዱት ቅመም ያለበት ምግብ። አሪፍ ነው በጣም

አዲስ ነገር እንኳን እኔም የምፈልገው ሳይንስቲስ መሆን ነው በቃ አዲስ ነገር መመራመር ሰዎች እንዴት እንደመጡ ማን እንዳለ ዩኒቨርስ አልፈን ምን ነገር እንዳለ ምናምን እንደሱ እንደዚህ ነው እኔ የምፈልገው እንጂ አዲስ ነገር መማር ስለ አርዝ ምናምን ብዙም አልወድም ስለ መሬት ማለት ነው። እኔ የምወደው ሌላ ወደ ፕላኔት ሂድክ ወደ ሌላ ፕላኔት ምን እንዳለ? ሌላ ኤሊኖች አሉ የሉም እንደዚህ ነው እኔ ደስ የሚለኝ ለኔ መማር ማለት ነው ይሄ ብቻ

እኔ ሽታ አልወድም ሽታም ብዙም አላደርግም። ሴቶች ናቸው እኛ ኢትዮጵያ ውስጥ ሽታ የሚያደርጉት ሽቶ የሚያደርጉት እኔ እንኳን ብዙ ሽታ ማረግ አሎድም። ሶ እኔ ሽታ ማረግ ስለማሎድ ልነግርህ አልችልም። ግን እህቴ የምትለው ግን ዴታ የሚባል ሽታ ትወዳለች። እኔ ግን ብዙም አሎድም ሽታ

ስራ የለኚም እኔ ቤቴ ላይ ቁጭ ነው የምለው ቁጭ ብዬ ኦንላይን ስራ ነው የምሰራው። ሌላ ስራ ስለሌለኝ ቋሚ ስራ ስለሌለኝ ይሄ ነገር አልችልም ግን ከዚህ እስከ ከተማ አንድ አምስት ደቂቃ ይሆናል። ስትመጣም ስትመለስ እንጂ ስራ ስለሌለኝ ምንም ልናገር አልችልም። ቤት ሆኜ ነው ሌላ እንደ ኦንላይን ነው ወርክሾፕ ምናምን ስራው

ወተት አዎ ኢትዮጵያዊ ወተት ማይወድ ኢትዮጵያዊ አይቼ አላቅም በጣም ነው አዎ የምወደው ወተት ወተት የማይወድ እንስሳም የለም። ወተት በጣም ነው የምወደው ሁሉም ሰው ይጠጣል ወተት እናቴ እህቴ ሁሉም እኔ የማቃቸው ሰዎች። ወተት የሚጠላ አይቼ አላውቅም እኔም በጣም ነው የምወደው። አራት ሽኳር ማንካ ነው የማደርገው። ሽኳር ስለ በጣም ነው የምወድ ማለት ነው። ሶ ወተስ በጣም ነው የምወደው እናም እጠጣለው

አልማርም! እኔ የምማረው ኮርስ ነው የምወስደው፤ ኮርስ ከኦንላየን ማለት ነው። እንደ ዩቱዩብ አይነት ፕላትፎርም ያሉት ከዛ ነው ኮርስ የምወስደው፤ እንደ ፎሬኤክስ፣ ኤዲትር፣ ቪዲዮ ኤዲቲንግ፣ ምናምን፣ ፎቶ፣ ኤዲተር፣ ምናምን፤ እንደዛ ነው እንጂ የምወስደው የመስመር ስራ እንኳን አልማርም። ተምሬ አውቃለሁ ግን ብዙም ስላልሆንኩ ተውኩትና እንደ ፎርኤክስ አይነት ያለው ኮርስ መውሰድ ጀመርኩ

ውሃ አዎ አመጣለሁ። ግን አንዳንድ ጊዜ ነው እንጂ የማመጣው። እህቴ አለችኝ ሌሊት ታመጣለች። ግን ለምን ውሃ አመጣለሁ ምንጠጣ ውሃ ብቻ ማለት ነው። ምንጠጣ ውሃ ስልክ ድኳን ሄደን ስለምንገዛ ይሄ ግድ ይላል። ሄደህ ታመጣለህ ግን አንዳንድ ጊዜ ነው ሁል ጊዜ አላመጣም። እህቴ ወንድሜ ስላለ እነሱም ያመጣሉ እኔ ብቻ አላመጣም

ድሮ ስራ እሰራ ነበር እናም ከእነሱ በቃ እንደ ወንድሞቼ ማያቸው ነበር። ከእነሱ ድሮ ድሮ ስለምሰራ አሁን አልሰራም ስላይል የሌለኝም። ግን ስራ ነበረ። ስራ ከነበርኩበት እንደ ወንድሜ ነው የማያቸው በጣም አሪፎት ናቸው ፍሪኮች ናቸው። በቃ እንደ ፍሬንድ ነው ወየምንተያየው እንደ ስራ ብቻ። ባልደረቦች ሳይሆን እንደ ወንድም ነው። የምታየው

አዎ አስቀምጣለሁ ስራ አሁን የምፈልገው ስራ ምን መሰለህ? ስራ ሳይሆን እንደ ስራ ነው የሚቆጥረው አይደል? እንደ ፉትቦልም ስራ ነው ስራ ትሰራለህ ደሞዝ አለህ? ሶ እኔ የምፈልገው አንደኛ ፉትቦል ነው። ኳስ መቀጠር። በፉትቦል አይነት ዘርፍ ያለው ሁሉም ነገር። በደረጃ አስቀምጣቸዋለሁ እነሱም እኔ እመርጣለሁ ከሌላ ነገር

የሆነ ይሁን ዳቦ እወዳለሁ። ግን በጣም ምወደው ከሆነ ግን የበርገር ዳቦ አለ አይደል እዚህ እኛ አካባቢ ላይ አይሸጥም ከተማ ላይ ስትወጣ ግን እዛ ይሸጣል። በርገር ኦር እነሱ የበርግ የሚበላበት ዳቦ ዋጋው ትንሽ ከበድ ይላል። ሶ እዛ ያኛው ዳቦ ለመግዛት ትንሽ ውድ ስለሚሆንብኝ። ኖርማል ዳቦ ነው የምበላው ኖርማል ዳቦም በጣም አሪፍ ነው። ዋናው ዳቦምም በጣም አለ ሁለቱም ሁለቱም በጣም አሪፍ ናቸው

አዎ አዎ እመለከታለሁ ቪዲዮ መመልከት በጣም አሪፍ ነው ቪዲዮ ማየት ደስ ይልካል በመስመር ላይ ሆነክ ቪዲዮ ማየት በጣም አሪፍ ነው። አዳድ ጊዜም እራሰረ እቀርጻለሁ በቪዲዬ ማለት ነው። ሁሉ ሰው ያያል በመስመር ላይ። እኔም ደስ ይለኛል አያለሁ። ሁሉ ሰው ያያል ቤዚክ ነገር ነው። የትወልዳችን ማለት ነው

እኔ ቀን የለኝም ወደ ገበያ የምሄድበት ቀኝ የለኝም ግን የምመርጠው እኔ የምወደው መሄድ የምወደው እንደ ቀን ሀሙስ አርብ እና ሶሉስ ይመቸኛል። ወደ ገበያ ወደ ልብስ ምናምን ለመግዛት ስሄድ የምወዳቸው ቅን ናቸው። በጣም የምወዳት ቀን ግን ሀሙስ ናት በቃ ሀሙስ ትለያለች

እኔ አትክልት አልወድም። ቤተሰቦቼ በጣም ነው የሚወዱት አትክልት ሁልጊዜ ነው የሚገዙት እኔም በቃ ምንም አልወድም አትክልት የምወደው አትክልት ምንም የለም። እንደ አትክልት የሚያስጠላኝ ነገር የለም አትክልት ካለበት የሆነ ምግብ አወጣዋለሁ። አዎ አስወጣዋለሁና ሌላኛው ምግብ ነው የምበላው እንጂ። አትክልት ያለው ምግብ አይ ዶንኖ በቃ አይመቸኝም።

ዋይፋይ አልጠቀምም ዳታ ነው እምጠቀመው ዋይፋይ አለ አሁን ነው የገባው ሰፈራችን ላይ ግን ስልክ አይደውሉም። ሄደን ተመዝገብናል ግን ስልክ ስለማይደውሉ በቃ ምንም ማድረግ አይችልም። መቆየት ነው ያለብህ ቆይተክ ስልክ ሲደወልብህ። ትሄዳለህ እናም ዋይፋይ ታስገባለህ እንጂ አሁን ላይ ዋይፋይ የለኝም። በታ በዳታ ማዋራ አሁንም ሌላ የምጠቅምበት ነገር የለኝም። ዋይፋይም የለም ዳታ ነው የምጠቀመው

አዎ ብር ሲኖረኝ እኔ ስጦታ መስጠት እወዳለሁ ግን የግድ ብር ሊኖርህ ይገባል ከሌለህ የለህ ስጦታ መስጠት ስጦታ መስጠት አትችልም። ስለዚህ ብር ብዙ ጊዜ ስለማላገኝ ብዙም ስጦታ ለሰዎች ሰጥቸ አላውቅም። ብር ቢኖረኝ ግን መስጠት ትወዳለህ? ስጦታ አዎ የማይወድ ሰውም የለም። ስጦታ መስጠት በጣም ያስደስታል።

ፎቶዎቼን ሞባይሌ ላይ ነው የማስቀምጠው ሞባይሌ ብቻ ነው ጋለሪዬ እዛ ነው የማስቀምጣቸው እንጂ ፒሲ አለችኝ ግን ፒሲ ላይ ፎቶ አላስቀምጥም ምን እንደሆንኩ አላውቅም። ፎቶ የሚቀመጠው ፒሲ ላይ ነው ግን እኔ የምወደው ፎቶ ለማስቀመጥ። ሞባይሌ ላይ ነው ሞባይሌ ብቻ ማለት ነው። ፎቶዎች አሉኝ ግን ፒሲ ፒሲ ጋር ምንም ፎቶ የለኝም። ሞባይሌ ብቻ ነው። ሞባይሌ ላይ ብቻ ነው ፎቶዬ ላይ ያለኝ

አዎ በጣም የተጎዳ ሰው መልዳት እኮ ለራስህም በጣም አሪፍ ነው። እናም በኢትዮጵያ ስትመጣ ሃይማኖተኛ ሀገር ስለሆነ። ከረዳህ አንዴ የተጎዳ ሰው ከረዳህ እዝጋቢሄር እንደ ረዳህ ነው የሚቆጥርልህ። ሰው በጣም ነው እኔ የምወደው መርዳት ሰውን በጣም ደስ ይለሃል። ሁሉ ሰውም ይረዳል ይረዳዳል ሁሉ ሰውም ኢትዮጵያ ላይ። መርጣት የተለመደ ነገር ነው።

እኔ ሰዎችን ስየዋወቅ ነው ሳስተዋውቅ ሰዎችን እንዴት ታስተዋውቃለህ? ሰው ለማስተዋወቅ ከሆነ በጣም አሪፍ ኩል ነው። የምትለኝ በቃ በአንድ ጊዜ ነው የማስተዋውቃቸው እናም በጣም የሚዋደዱት። አንተም ካለክ ዝም ብለህ አስተዋዉቀህ ዝም ብለህ ማየት የለብህም። አንተም እንዲስተዋወቁ መግፋት አለባበህ አለብህ።

አዎ ሙዚቃ አዳምጣለሁ ሙዚቃ አሪፍ ነው። በጣም አንድ ላይ ድብር ሲልህ ሙዚቃ ስታዳምጥ በቃ ጭንቅላትም ምስጥ ይላል ወደ ሙዚቃው። ደስ ይልሃል ስትሰማ ጭንቀትህን ይጥልልሃል። ሙዚቃ መስማት በጣም ነው። እኔ ሙዚቃ የኢትዮጵያ ሙዚቃ አልወድም የ እንግሊዘኛ ሙዚቃ እወዳለሁ።

እኔ የምወደው ባህላዊ ምግብ ጥብስ ይባላል ጥብስ አለ ጥብስ በጣም ነው የምወደው ስጋ ነው። ስጋ አለ አይደል ስጋ ቀይ በርበሬ ምናምን ገብቶበት ሳይሆን በቃ ዝም ብሎ ይሰራል። እንደ ኢንዶሚ አይነት ነው። ወዲያው ነው እንደ ፋስት ፉድ ነገር ነው ወዲያው ነው የሚሰራው በጣም አሪፍ ምግብ ነው። ጥብስ በኢትዮጵያ ላይ ኢትዮጵያ ላይ ካየህ አንዱ በጣም የሚወደደው ምግብ ጥብስ ነው አንዱ ነው ጥብስ

ቅሬታን እኔ አልወድም ቅሬታ በቃ ሰው ቅሬታ ሲያል ሲሰጽን በቃ በጣም ነው። እኔ የምጠላው በቃ። አንድ አንድ ጊዜ ቅሌታ። ሶ የሚያደርገኝ ከሆነ። የመጀመሪያ አትፈረስ ምንም ነገር ማድረግ የለበትም እኔ ቅሌታም እንደ ዋዛ አልወስደውም በጣም እጠላለሁ ቅሌታን

ያው ድሮ ይዝ ነበር ግን አሁን ግን አልይዝም ፎር ሞባይልን ፎርማት ስትሆነኝ ሁሉም ፎቶየን ስላጣሁት። አልይዝም ድሮ ግን ያው ይዝ ነበር በቃ ያስታውሳሃል ትውስታ ያለበት በቃ ፎቶ የድሮ ፎቶ ስትነሳ ከየወንድምህ ጋር ከጎደኞቼ ጋር የድሮ ጋደኞቼ ጋር ፎቶ እነሳ ነበር። አሁን ግን በቃ ሁሉም ነገር የሉም። ግን አዎ እወዳለሁ የድሮን ፎቶ የማያዝ በጣም ነው የምወደው

አዎ ስማርትፎን አዎ እጠቀማለሁ በስማርትፎን እኮ ነው አሁን ይሄ እያወራን ያለነው እንጂ በሌላ እንዴት አድርጌ ላወራክ እችላለሁ። ስማርት ፎን። አዎ በጣም አሪፍ ነው። ስማርት ፎን ባይኖር የሰዎች ነገር እንዴት አድርጎ ይቀል ነበር። ስማርትፎን በጣም ነው የሚያቅልልህ ብዙ ነገር ነው። አቅልሎ አንደ ቻት ጅፒቲ ምናምን አንደ ኤ አይ ሁሉንም ነገር በጣም ነው የምያቀልልህ በቃ በጣም አሪፍ ነው

አዎ ለምን አልናገርም በአደባባይ ላይ መናገር ምን ችግር አለበት? አዎ እናገራለሁ ብዙ ሰው ባለበት ቦታ ላይ መናገር መናገር ምን ችግር አለው? እኔ አላፍርም ለመናገር ብዬ አፍሬ ዝም ማለት አልወድም። አደባባይ ላይ የሆነ ነገር መናገር የምፈልገው ነገር ካለ በቃ እናገራለው። አንድ ነገር የማደርገው ነገር ካለ አደርገዋለሁ

አይደሉም ልብሶቼ በስራት የተቀመጡ አይደሉም አንዳንድ ጊዜ ግን እህቴ ስታስቀምጣቸው አዎ በስራት የታጠፉ ናቸው። እኔ ሳስቀምጣቸው ግን በቃ ዝም ብዬ ነው የምጥለው እዛ ጋር በቃ አላቅም ምን እንደሆንክ በቃ መታጠፍ ምናምን። አሪፍ አድርገህ ማስቀመጥ ልብስህን አልወድም ምን እንደሆንክ ማለት ነው በጣም ይሰለቸኛል። እና ዝም ብዬ ነው የምጥለው እዛ ጋር

ምን ያህል ጊዜ ወደ ገበያ ትሄዳለህ? የሚለው እዚህ ጋር ሶስት ቀን እሄዳለሁ። ሶስት ቀንም ሰኞና አርብ እሁድ ነው የሚሄደው። እሁድ ላይ ያው ታውቃለህ። ገበያ ላይ ይዘጋል። ግን እኔ ማቀው ገበያ አለ አይዘጋም። ከተዘጋም ችግር የለውም ለኔ ስለሚከፍትልኝ እሄዳለሁ። ሶ እኔ የምሄደው ከሳምንት ሶስት ቀን ላይ ነው። እሁድ የምሄደው።

ሹራብ መስፋት አልችልም ሰይፊዎች አሉአ ማሰፋት ነው እኛ እንጂ የምንችለው። ሹራብ መስፋት አንችልም ግን የሚሰፉ አሉ ብዙ አሁን ለትምህርት ሹራብ ያስፈልገኝ ነበር እና ወደ ከተማ ሄደን ነው ያሰፋነው። ሹራብ የሚያሰፉ አል አሉ የሚሰሩ ስላሉ እዛ ጋር ሄደን ነው እንጂ የምታስፋው እዚህ ራስህ ቤት ላይ መስፋት አችልም። በቃ ካልሆንክ ማለት ነው አይ ሚን ታለንት ክለለህ ማሰፋት አይችልም።

ድምጽ ምልክት መልእክት አልክም የመጀመሪያዬ ነው እዚህ ስልክም። አንዳንድ ጊዜ አዎ ትልካለህ ግን እንደ ሌሎች ሰዎች ብዙም ጊዜ ድምጽ አልክም በድምጽ እንደዚህ ቮይስ አድርጌ ለሰዎች ብዙም አልክም። መልካት መላክ አዎ እልካለሁ ግን ብዙም ጊዜ ስለማልክ። ከሰዎች ጋር በቴክስት ብቻ ነው የማወራው። እንጂ በድምጽ አንዳንድ ጊዜ ነው የማወራው ሁል ጊዜ አላወራም

ስራ አልሰራም ብዬ ነበር። ግን በድሮ ልንገርህ ድሮ ስራ ልሰራ ሲሄድ የማደርገው ልብስ በቃ ቀለል ያለ ልብስ ታውቃለህ አይደል? በቃ እንደ ቱታ አይነት ነገር ግን ባጊ ነው ቱታው። ቱታው ሁኖ ባጊ ነው እንጂ ዝም ብሎ ቱታ አይደለም። እናም ጫማም ቀለል ያለ ጫማ እና ሜዳ ላይ ደግሞ ቲሸርት አይነት ነገር አድርጌ ቀለል ያለ ነገር አድርጌ ነው። ምሄድ የነበርኩት

ሙዚቃ መጫወት አልችልም ግን የምወደው አንዱ ጊታር ነው ጊታር ላይ መጫወት እወዳለሁ ግን መጫወት እወዳለሁ ግን አንዳንድ ጊዜ ነው አንዳንድ ጊዜ ይደብረኛል። ሙዚቃ ከምወደው ነገር አንዱ ጊታር ነው መጫወት ነው። እንጂ የምወደው ሌላ ነገር የምችለው ነገር የለኝም። ጊታር ምናምን ግን እችላለሁ ጊታር የሚችል ጓደኛ አለኝ ጎበዝ ነው። ጊታር በቃ ሁለት አመት ሙሉ ተለማምደዋል እናም ይችላል።

ስለ ልጅነቴ የሚኖር ምኖርበት ቤት በጣም አሪፍ ነበር። እዛ ጋር ሰፊ በጣም ሰፊ ከመሆኑም በተነሳ ጭልድ የሚባል ጨዋታ እንጫወት ነበር። በጣም አሪፍ ነው ጨዋታው ትደበቃለህ እናም መጥቶ ያየሃል ትሯጥ ትሯጣጣለክ ቤትክ ላይ በቃ ሰፊ ስለሆነ ለመጫወት በጣም የሚመች ስለሆነ። የድሮ ቤትን በጣም ነው የምወደው።

ቤቴን አያጸዳም። ቤቴን የምታጸዳ እህት አለችኝ። እሷ ናት ቤት የምታጸዳው ግን አንዳንድ ጊዜ አግዛታለሁ። ዝም ብለክ አንዳንድ ጊዜ ሲደብር በቃ ማገዝም ደስ ለሚልክ ታግዛለክ አይደል ታውቃለክ አንዳንድ ጊዜ ነው እንጂ ማግዛት ሁልጊዜም እኔ ቤቴን አጸዳለሁ ማለት አይደለም። ማጽዳትም አላጸዳም ግን አንዳንድ ጊዜ ማገዝም ጥሩ ነው።

የቴክኖሎጂ ችግር ሲያጋጥመን እኔ የማደርገው ነገር አንድ ነው እሱም ወደ ጥገና ቤት ወደ ቴክኖሎጂ የሚያውቅ ሰው መሄድ ነው። በቃ እዘ እንደዛ ብቻ ማድረግ ነው እንጂ ያለብን ሌላ ምንም ነገር ማድረግ አልችልም። ወደ ቴክኖሎጂ ነገር በቃ የሚችሉ ወደ ጥገና ቤት ምናምን ወደዛ ትሄዳለህ እናም እነሱ ይፈቱልሃል። ምን እንደሆነ ችግሩን ሲነግሩክ በቃ ደስ ይለሃል እና አንተም ትመለሳለህ

ስንት ብርድ ልብስ ትጠቀማለክ? ሶስት እጠቀማለው ሶስት ጃኬቶች አሉኝ ሶስት ጃኬት በጣም አሪፍ ናቸው ከብርድ ብርድን ወደ ነፍስ ለመግባት ያስቆሙታል። በጣም አሪፍ ጃኬት የምላቸው ናቸው ሶስቱም። ሶስቱም በቃ ብርድ ካለ ውጪ ላይ በቃ ከሶሰቱም አንዱ ጃኬት አድርጌ ነው የምወጣው። ውጪ ሳላደርግ አልወጣም።

የምትወደው ቁጥር ስንት ነው ካልከኝ ስልሳ ዘጠኝ እወዳለሁ። ሰባት ቁጥር እወዳለሁ አምስት ቁጥርም አወዳለሁ። በቃ አስራ አንድ ቁጥርም እወዳለሁ ብዙ ቁጥር እወዳለሁ። በቃ ደስ ይለኛል ምን እንደሆንኩኝ አላቅም። ግን በቃ አስራ አንድ ቁጥር በተለይ በጣም ነው ደስ የሚለኝ።

የምመኘው የእረፍት ጊዜ ከዘጠኝ ሰዓት ጀምሮ እስከ አስር ያለው አንድ ሰዓት ከመካከለኛው ላይ አንድ ሰዓት ያለው ያኛው ሰዓት በጣም ነው የምወደው። በቃ ምክንያቱም ኳስ ስላለ ያኛው ሰዓት ኳስ ለማየት ያንን ሰዓት ለመጠቀም እኔ በጣም ደስ የሚለኝ። ለኳስ ብዬ ነው እንጂ ሌላ ነገር ብዬ አይደለሁም ኳስ ስለ በጣም እምወድ። ይሀኛው ሰዓት ይመቸኛል

ሽማግሌው ተወ በጣም ነው ሽማግሌን የማከብረው ሽማግሌ መከበር አለበት ብዬ ነው እኔ የማስበው። ማያክብሩ ሰዎች አው አሉ ግን የነሱ ማየት የለብንም። የራሳችን ማረቅ ነው ያለብህ እናም እኔ ስማ ሽማግሌ በጣም ነው የማከብረው። ሁሉንም ሽማግሌ እናም ይወዱናል በቃ ስለማከብራቸው ሁሉን ሽማግሌ ይወድሃል። እኔም እንደዛ ተወዳጅ ነኝ በሽማግሌ

አዎ ስራዬን እወደዋለሁ አሁን ባለሁበት ሁኔታ ስራዬን ምልጥ ነው። ኦንላይን ስራውንም ስሰራው እንደ ፎሬክስ አይነት። ቪዲዮ ኤዲቲንግ ምናምን ስራ ምሰራ በጣም አሪፍ ነው እኔ የምለው። ምንም አይልም። በጣም ነው ስራዬን የምወደው እና ጠንክሬም ከዛ በላይ ስራ ልሰራች እፈልጋለሁ

አዎ ከብዙ ሰዎች አዎንታዊ አስተያየት ተቀብዬ አውቃለሁ እናም ውጪው አውቃለሁ ላይክ አዎንታዊ አቀባበል ነው። በቃ ሰው ያይሃል ሁሉ ሰው አሉታዊ አቀባበል አይሰጥህም። እናም ትቀበለዋለህ አሜን ብለህ ነው። ምትቀበለው አዎንታዊ አስተያየት ሰው ሲጠጥህ ሲሰጥህ አሜን ብለህ ትቀበላለህ። እናም እዚህ ያለክን ነገር ለመቀየር ትሞክራለህ

ከግሮቤቶቼ ጋር ጥሩ ግንኙነት የለኝም ከትላልቆቹ ጋር ጥሩ ግንኙነት ብዙ የለኝም። ከትናንሾቹ እድሜያቸው እንደኔ የሆነ ግን አሪፍ ግንኙነት አለኝ በጣም እንወዳለን። ከትላልቆቹ ግን ብዙም ግንኙነት የለኝም ብዙም ሰላም ምናምን ስለማንባባል። ብዙም አሪፍ የሆነ ግንኙነት ከነሱጋ የለኝም።

አዎ መተግበሪያቸውን አወርዳለሁ እንደ አፕ ያሉ እንደ ጌሞችን ይሁን አፕሊኬሽን እንደ ቴሌብል ሲቢኢ ብዙ የኢትዮጵያ አፕሊኬሽኖች አሉ ከፕሌስቶር ምናምን አወልድ አወልዳቸዋለሁ። እንደ ጌም አይነት እንደ ፓብ ጂ ኮሎቪቲ ያሉም አወርዳለሁ። ሌላም ብዙ አይነት አፕሊኬሽን መተግበሪያዎች አሉ እናወልዳለን ሁሉም

የምሳ እረፍቴ አንድ ሰዓት ተኩል እረፍት አለኝ። በቃ ምሳም በልቼ ተዝናንቼ ብዙ ነገር አርጌ ራሴን ትንሽ ጭንቅላቴን ፈታ አድርጌ ነው ምገባው። ወደ ምንፈልገው ስራ አሪፍ የሳ የስራ የሰዓት የምሳ ሰዓት እረፍት አለን። ብዙ እንደ የሚደብረኝ ነገር የለም ተናፍሰ ምናምን ነው። ወደ ስራ ምትገባው

አዎ ምግብ ማብሰል እችላለሁ ግን ሁሉም ምግብ ማብሰል አልችልም ላይክ ታውቃለህ አይደል እንደ ቀላል የሆኑ አይነት ምግቦች አሉ ኢትዮጵያ ላይ ብዙ እነሱን ማብሰል እችላለሁ እንጂ ሌላ ምግብ ከባድ የሆኑ ምግቦች ማብሰል አልችልም። በቃ ቀል ቀላል ምግቦች እንደ ኢንዶሚ ምናምን መኮረኒ ምናምን ያሉ ምግቦች ማብሰል እችላለሁ። እንጂ ሌሎች ምግብ ማብሰል አልችልም።

አዎ! ማህበራዊ ሚዲያ አዎ እጠቀማለሁ። ታዲያ ሁሉም ማህበራዊ ሚዲያ እጠቀማለሁ፤ እንደ ቴሌግራም ያሉ፣ ዩቲዩብ፣ ቲክታክ፣ ኢንስታግራም፣ ትዊተር ብዙ አሉ፤ ብዙ ነው የምጠቀመው ዲስኮርድ ብዙም ሶሻል ሜዲያ እጠቀማለሁ። ሶሻል ሚዲያ የማይጠቀም በዚህ ጀነሬሽን ያለ እንዲያውም አይመስለኝም። ሶሻል ሜደያ በጣም አሪፍ ነው። ሁሉ ነገር ያቀላል። በጣም ደስ እያለክ ነው በዛ የምታወራዉን ስለ ብዙ ነገር ስለሚያቀልልክ በጣም ደስ ይላል።

ልብስ እኔ አላጥብም እናቴና እህቴ ስለ ሚያጥቡ እኔ ልብስ አላጥብም። አንዳንድ ጊዜ ግን ማጥብበት ጊዜ አለ። ከአራት ወር አንድ ጊዜ አጥባለሁ ብዬ አስባለሁ። ምክንያቱም እህቴ እና እናቴ ስለሚያጥቡልኝ እኔ ማጠብ አይጠበቅብኝም።

እኔ በምን እንደምመገብ ምን እንደምበላ ከፈለክ አንዱን የምመግበው ነገር ፓስታ ነው። ፓስታ እንደ ፓስታ ሞኮሮኒ ያለ እንደ ኢንዶሚ ፋስት ፋድ በቃ ቅልል ያለ ምግብ ቅልል ያለ ምግብ ነገር በጣም ነው የሚመቸኝ። በቃ ስራ ብዙ የሌለው ወዲያውኑ ራስህን አብስለክ የምትበላው ነገር ግን እንደ ኢንዶሚ ያለን ምግብ በጣም ነው ደስ እያለኝ ነው የምበላው።

የእውቀት መጠን እኔ ምንም አያሳስበኝም የሆነው የሆነ የእውቀት መጠን በጣም አዛ የሆነ አይሆን እኔ ምንም የሙቀት ነገር አያሳስበኝም። የሆነው ይሁን እኔ መኖር ነው የምፈልገው እንጂ የምቆት እንደዚህ መሆን አለበት እንደዚህ መሆን አለበት አልልም። በቃ የሆነ የሆነ የሙቀት መጠን እኔ ምንም ይገደብ አይገደብ እኔ ባል አይደለም።